በአካባቢው ድልድይ አለ ለሚለው ጥያቄ አለ በጣም ብዙ ድልድዮች ናቸው ያሉት። የመጀመሪያው ልክ ከዩኒቨርሲቲ ስንወጣ ውሰታ ውሰታ ሜዳው ላይ ድልድይ አለ። ከዛም ደግሞ የወደ ባህር ዳር መውጫ በጣም ረጅም ድልድይ አለ ማለት ነው። እና ክሮስ የምናደርገው የምናቋርጠው ሁለት ጊዜ ነው። የተለያዩ ድልድዮች አሉ እኔ የማውቃቸው። ድሮ ህፃን ሆኜ የማስታውሰው አንድ እንጨት ብቻ። በመጠቀም ድልድይ ይሰራ ነበረ ትንሽ ጠረብ ጠረብ ይደረግና እንጨቷን ሰፋ አድርገን በዛ ድልድል መንቀሳቀስ እንችል ነበር። ከዛ ደግሞ ሁለት ሶስት አራት ምናምን አንድ ላይ ተደርጎ በእንጨት የሚሰራ ድልድይ አለ። በብረት የሚሰራ ድልድይ አለ በገመድ የሚሰራ ድልድይ አለ እኛ ሀገር ላይ ሌላ ደግሞ በሲሚንቶ ወይም ደግሞ በአርማታ የሚሰራ ድልድይ አለ። እና አሁን ያሉት ከተማ ውስጥ ያሉት ድልድዮች በአርማታ ወይም ደግሞ በሲሚንቶ በግንባታ የሚሰሩ ድልድዮች ናቸው ማለት ነው። እነዚህን ድልድዮች እያቋረጥን ነው የምንሄደው። እንግዲህ የተለያዩ ድልድዮች ነው አይቻለሁ በደንብ። ትልቅዬ ድልድይ የሚባለው እንግዲህ የአባይ ድልድይ ነው። አባይ ወንዝን አቋርጦ የሚሄደው ድልድይ በጣም ትልቁና ረጅሙ ድልድይ ይሄም የኛ አካባቢ ስለሆነ በደንብ አውቀዋለሁ ማለት ነው። ይሄ የኛ አካባቢ ነው የሚሆነው። ሌላም ድልድዮች በቃ እያቋረጥን ስንሄድ በጣም ብዙ ድልድዮችን እናገኛለን። ለምሳሌ ከእኔ ከምኖርበት ደብረ ማርቆስ እስከ ቴሌሊሊ እስክደርስ ድረስ በየቦታው ቢያንስ ከ ሃያ በላይ ድልድዮችን አቋርጠን ነው የምንሄደው። እና አስፋልት ላይ ያሉ ድልድዮች ደግሞ በግንባታ በአርማታ የሚሰሩ ድልድዮች ናቸው። ወደ ገጠራማው ቦታ መንገድ የማይደርስበት ላይ አስፋልት መንገድ የማይደርስበት ቦታ ደግሞ የእንጨት ድልድዮች ናቸው የገመድ ድልድይም አልፎ አልፎ አለ። እኔ የገመድ ድልድይ እያየሁትኝ ጭስ አባይ አካባቢ ስንቀሳቀስ ነበረ በጣም ያምራል። ግን ያስፈራል ውዝዋዜ አለው ትንሽ ለሚወዛወዝ የስጋት ነገር ይጨመርበታል። እና ድልድይ በጣም ብዙ ቦታ አይቻለውኝ አካባቢም በየሰፈሩ አለ ነው።

ጥፍርህን ትቆርጣለህ የሚል ጥያቄ? አገኘሁኝ ጥፍሬን እቆርጣለሁ። ጥፍር ማለት አብዛኛው ጊዜ የእግር እና የእጅ የጫፍ ክፍል ደረቅ ያለው ቦታ ነው። ጥፍር እንደውም ከሌሎቹ የበለጠ በፍጥነት ነው የሚያድገው። በጣም በፍጥነት የሚያድግ ጥፍር ነው ያለኝ እና። አብዛኛውን ጊዜ ጥፍሬን ምቆርጠው የእጅን ጥፍር በጥርሴ የጥፍሬ የእግሬን ጥፍር ደግሞ በእጄ ጥፍር ነው እና በጣም ለየት ያለ ባህሪ ነው ያለኝ። እንዴት አድርጌ ነው ይሄ የእግሬን ጥፍር በእጄ የምቆርጠው? መጀመሪያ ሻወር ስወስድ ለምሳሌ ወይም ደግሞ እግሬን ከታጠብኩ በኋላ የእግሬ ጥፍር ይርሳል በሚርስበት ጊዜ ቀላል ነው የሚሆነው ለመቁረጥ ማለት ነው። ብዙ ሰዓት ውሃ በሚቀመጥ ጊዜ በሚቀመጥ ጊዜ ሶፍት ይሆናል ወይም ደግሞ ለስላሳ ይሆናል ጥፍር እና። የእጅ ጥፍር ደረቅ ከሆነ የእግሬ ጥፍር ደግሞ ውሃ ላይ ከቆየ በዛ ሰዓት በእጄ እቆርጠዋለሁ ማለት ነው። እጄ ጥፍር ደግሞ በየጊዜው ስለሚያድግ ቶሎ ቶሎ ስለሚያድግ አብዛኛውን ጊዜ የምቆርጠው በጥርሴ ነው። ይሄኛው ልምዴ አሪፍ ነው ለማለት አይደለም ግን የማደርገውን ነገር እውነታውን መናገር ስላለብኝ ነው ማለት ነው። እንጂ ብዙ ጊዜ በፊት የጥፍር መቁረጫ አለች ለብቸዋ የምትሸጥ ህፃን ሆነን እታች ያለን ጥፍር መቁረጫ የሚባል ነገር የለም። ጥፍራችንን የምንቆርጠው ወይም በጥርሳችን ነው ወይም ደግሞ ምላጭ ምላጭ እንጠቀማለን። ምላጭ ከሌለ እንደ እንደ መጀመሪያ እንዳልኩት በጥርስ ነው የሚቆርጠው ማለት ነው። ከዛን ዘመናዊነቱ እየጀመረ መጣና የጥፍር መቁረጫ ለብቻዋ አለች እሷን መጠቀም ነበር ግን። እሷን ይጃት መንቀሳቀስ ምናምን ሳይሆን በአጋጣሚ ዝም ብዬ እንዲሁ ቁጭ ስል ሀሳብ ላይ ስሆን ምናምን ጥርሴ ጥፍሬን በጥርሴ ቆርጬው እገኛለሁ እና እንደዚህ አይነት ባህሪ ነው ያለኝ። ስለዚህ ጥፍሬን ብዙ ጊዜ የምቆርጠው በጥርሴ ነው። ጥፍሬን እቆርጣለሁ ባልቆርጠው ኖሮ። በነገራችን ጠንካራ ጥፍር ነው ያለኝ በጣም ጠንካራ እና ቶሎ የሚያድግና የሆነ ጊዜ የትንሽ ጣቴን አሳድጊያት በጣም ረጅም ሆኗ ነበረ። እና የመድረቅ እና የማደግ ባህሪ ነው ያለው እና። ጥፍሬን ባልቆርጠው ኖሮ በጣም ረጅም ይሆን ነበረ። ግን መቁረጥ ደግሞ አንደኛ ስርዓቱም ለመስራትም ይቀላል። ስራ ለመስራት ጥፍርን ማሳደግ ስራ ለመስራት አይሆንም በተለይ በእጅ የሚሰራ ስራን ለመስራት ከዛ አንፃር። ጥፍሬን ቶሎ ቶሎ ነው የምቆርጠው ማሳደግ አልፈልግም። ሌላው ደግሞ ቆሻሻ የመያዝ ነገር አለ ጥፍር በሚያድግበት ጊዜ በጥፍር ውስጥ ቆሻሻው አጁ ይሰገሰጋሉ እና። ምቾት አይሰጥም ማለት ነው። ሌላ ለሌላ ለባክቴሪያ ለምናምንም ሊያጋልጥ ስለሚችል። ጥፍሬን ቶሎ ቶሎ ነው የምቆርጠው።

ወተት ትጠጣለህ ለሚለው ጥያቄ አዎ በደንብ ነው እንደውም ከዚህ በፊት በተነሳው ጥያቄ ቁርስ ላይ ምንድነው የምትበላው ሲባል አብዛኛውን ጊዜ ምግቦችን በወተት ወተት ጨምሬበት ብጠጣ ደስ ይለኛል የሚል ሀሳብ እያወራሁኝ ነበር እና ወተት እጠጣለው የምጠጣው ወተት የላም ወተት ከሆነ ብቻ ነው ማለት ነው ኢትዮጵያ ውስጥ እንግዲህ በተለያየ ማህበረሰብ የተለያየ የተለያዩ ወተቶች ይጠጣሉ። የመጀመሪያው የላም ወተት ነው የላም ወተት ሁሉም ሀገር አይደለም ኢትዮጵያ አፍሪካም አለምም የሚጠጣ ወተት የተለመደ ወተት የከብቶች ወተት ነው ማለት ነው ሁለተኛ ወደ አፋርና ሶማሊያ አካባቢ ግመሎች ይኖራሉ እና እዛ አካባቢ የሚጠጣው የወተት አይነት የግመል ወተት ነው። የግመል ወተት ተፈላጊ ነው ምናምን የሚባል ምክንያቱም ለምንድነው በበረሃ አካባቢ ግመሎች የሚጠቀሙት ቅጠል እንደ መድሃኒት የሚቆጠር ነው እና የበራ ቅጠሎች ደግሞ መድሃኒትነት አላቸው ከዛ አንፃር የግመል ወተት አሪፍ ነው ይባላል እኔ አልወድም ጠጥቼም አላውቅም። ብዙ ጊዜ ወደዛ አካባቢም እጄ ስለማላውቅ የግመል ወተት አልጠጣም። ወደዛ አካባቢ ተያይዞ ደግሞ ወደ ሞቅ ወደ አለ አካባቢ ፍየሎች የሚረቡበት አካባቢ የፍየል ወተትም ይጠጣል የፍየል ወተት ብዙ የሚተርፍ አይደለም ከ ከልጆቹ ከፍየል ግልገሎች ግን ትንሽ ትንሽ በማስተረፍ የፍየል ወተትም የሚጠጡ አሉ። እኔ የፍየል ወተትም አልወድም የምወደው የከብት ወተት ነው። የከብት ወተት ጠዋት ጠዋት በተለይ ከቁርስ ወይ ጋራ አብሮ መጠጣት እወዳለሁ የተፈላ። እንግዲህ ወተት በተለያየ መንገድ ነው የሚዘጋጀው። አንደኛ የመጀመሪያው ልክ እንደታለበ መታለብ ነው የሚባለው ወተት ማጠራቀም ከብቶቹን ማለብ ነው የምንለው እኛ እና የመጀመሪያ እንደታለበ በማፍላት ሳይረጋ መጠቀም አንዱ ነው ሁለተኛው ደግሞ እርጎ ነው እርጎም በጣም ይመቸኛል እንደውም ከወተት የበለጠ የሚመቸኝ ለፍላጎቴ እርጎ ነው። ነገር ግን እርጎ ብዙ ጊዜ የሚመከር አይደለም ቶሎ ቶሎ መመገብ ከባ ባክቴሪያዎቹን ሊያፋጥን ይችላል የሆድ መነፋት ምናምን ስለሚያመጣብኝ አሁን አሁን እየቀነስኩ መጣሁ እንጂ እርጎ በጣም ነው የምወደው። ከምግቦች እንደውም የተሻለ ከወተት ዝርያዎች እርጎን እውዳልእሁኝ። ነገር ግን በዚህ ምክንያት የሆድ መነፋት ጋራ ከ ከዛ ጋር ተያይዞ እየወሰድኩት አይደለም ማለት ነው እንጂ እፈልጋለሁ ከዛ ጋር ተያይዞ ሌላ ምን አለ የወተት ዝርያ አይብ አለ አይብም ደስ ይለኛል ይመቸኛል። ከ የአይቡ ውጤት ምንድነው የሚባለው አጓት አጓት የሚባለው ብዙ አይመቸኝም። አጓት አይመቸኝም ቀጭኑ ክፍል ጥሩ እንደሆነ ይታወቃል ግን አጓት ብዙ አልወድም። አይብ እወዳለሁ አይብ በእኛ ባህል በተለይ ጎጃም አካባቢ መጣጣ ሚባል ነገር ይዘጋጅበታል። መጣጣ ሚዘጋጀው እንዴት ነው? ልክ አይቡ ከወጣ በኋላ ከተለያዩ ቅመሞች ተፈጭተው ይቀላቀላሉ ከዛን መጣጣውና ማለቴ አይብና ቅመሞቹ የተለዩ ቅመሞች ተቀላቅለው ሚሰጡት የተለየ ጣዕም አለ። ያ መጣጣ ይባላል። ይሄኛውንም በደንብ እወደዋለሁ ማለት ነው። ለብዙ ጊዜ ከቆየ ቢያንስ አንድ ወር ምናምን ይቆያል ተቀላቅሎና በጣም የሚጣፍጥ ምግብ ነው በአካባቢያዊ ምግብ ነው ማለት ነው የዚህ የጎጃም አካባቢ ሌላው የወተት ዝርያ እንግዲህ ቅቤ ነው ቅቤ ብዙም አይደለሁም እኔ በጣም በተለየ መልኩ ብዙ ሰው ሚወደው ቅቤ ሆኖ እኔ ቅቤ ብዙ አልወድም ቅቤ ቅቤ የምወደው ከበርበሬ ጋራ ተቀላቅሎ አፍዚ ሚባለው የኛ አካባቢ የሁለት እንጀራ ተደራርቦ ይዘጋጅና ከዛ ከላይ ልክ የእንጀራው አይን ላይ ጨው የተቀላቀለ ቅቤና ጨው ተቀላቅሎ ይደረግበታል ያ አብዚ ወይም ደግሞ አነባበሮ ይባላል ያ ምግብ በጣም ይመቸኛል እንደ አጠቃላይ እንደ አጠቃላይ ሁሉም የወተት ውጤቶች ከአጓት በስተቀር እወዳለሁኝ ማለት ነው ስለዚህ ወተት የተሻለ ምግብም ነው ብዬ አምናለሁኝ ባለኝ አመለካከት ስለ ወተት ትጠጣለህ ለሚለው ጥያቄ ይሄን ይመስላል ማለት ነው።

ማደንዘዝ ትወዳለህ የሚል ጥያቄ አለ። ማደንዘዝ እኮ ማለት የሆነ ነገር እንዳይነቃቃ ማድረግ ነው። እንደዚህ አይነት ነገር ጥሩ ነው ብዬ ስለማላስብ ማደንዘዝ። አልወድም ማደንዘዝ። እኔንጃ በተለያየ መንገድ ሊገለጽ ይችላል። አሁን ተማሪዎቹን ማደንዘዝ ከሆነ የማስተምረውን ትምህርት ከማነቃቃት ይልቅ እንደገና ድብርት የሚስብ ነገር እያደረኩኝ ተማሪዎችን ላደነዛቸው እችላለሁ። ራሴንም ላደነዘዘው እችላለሁ። እንደዛ የማደርገው ምንድነው? ከባድ ስራ እሰራለሁ ቡና ሳልጠጣ ቀራለሁ እንቅልፍ እንዲመጣኝ የማደንዘዝ ነገር ሊሆን ይችላል። ስለዚህ ይሄ ተቃራኒ ነው ለኔ ከማደንዘዝ ይልቅ ማነቃቃት ነው የምወደው። ሰዎቹንም ማነቃቃት እወዳለሁ ራሴንም ማነቃቃት እወዳለሁ። ሰዎችን የማነቃቃው በማድረግ በማድረጋቸው ስራዎች በምሰጣቸው በጎ ነገሮች ሰዎችን እንዲነቃቁ አደርጋለሁ በማስተምረው ትምህርት እንዲነቃቁ አደርጋለሁ። ራሴንም በተመሳሳይ የተሻለ ምግብ በመመገብ የተሻለ መጠጦችን በመጠጣት ሌላ ደግሞ የጨዋታዎችን በመጫወት ራሴን ማነቃቃት ነው እንጂ ራሴን ማደንዘዝ። አልወድም አልፈልግምም ከዚህ በኋላም የሚደረግ ነገር አይደለም ማለት ነው። ምክንያቱም የሚመከር አይደለም ራስን ማደንዘዝ። ምናልባት ይሄ ቋንቋ ብዙ ጊዜ ከእንግሊዘኛ ወደ አማርኛ የተተረጎመ ስለሆነ ሌላ ትርጉም ካለው አላውቅም። ግን እኔ በተረዳውበት መንገድ ማደንዘዝ ልክ አይደለም። ስለዚህ እኔ ማደንዘዝ አልወድም። ምናልባት ማደንዘዝ የሚወደድበት ጊዜ አለ። ማደንዘዝ የሚወደድበት ጊዜ። የሚያም ስሜት ለምሳሌ ፔይን ኪለር የሚባለው ማስታገሻ። እንደዚህ አይነት ነገር መውሰድ ማደንዘዝ ከዛ ጋር የተያያዘ ከሆነ። ህመሜን ማደንዘዝ እፈልጋለሁ ይሄኛው በበጎነት የሚጠቀስ ነው ማለት ነው። ሌላ ደግሞ ምሳሌ ሀኪሞች የሚጠቀሙት አለ። ቀዶ ጥገና በሚደረግበት ጊዜ ማደንዘዣ ቀድሞ ይወጋል። እና ይሄ ማደንዘዝ ጥሩ ማደንዘዝ ነው። ህመም እንዳይሰማ ነው። ሌላው ግን አስተሳሰብ ላይ እና ዝም ብሎ አይምሮን ማደንዘዝ ልክ አይደለም ብዬ ነው የማስበው። ስለዚህ ከማደንዘዝ ጋር የተያያዘው ጥያቄ ይሄን ይመስላል።

ከአለቃህ ጋር ግንኙነትህ እንዴት ነህ የሚል ጥያቄ እንዴት ነው ነው የሚለው? ከአለቃዬ ጋር ያለው ግንኙነት በጣም አሪፍ ነው። እኛ ጋራ አሁን አለቃ ለማለት ይከብዳል ማለት። በጣም የሚቆጣጠረን ምናምን አይደለም ብዙ ጊዜ በነጻነት ነው። ስራችንን የምንሰራው በየቀኑም አንገናኝም ስራችንን ከሰራን ከአለቃ ጋር የሚያገናኝ ስራ አይደለም የነጻነት ስራ ነው። ያለው ግን ከአለቃዬ ጋር ያለኝ ግንኙነት በጣም አሪፍ ነው። አለቃዬ ማለት የዲፓርትመንታችን ሄድ ነው ማለት ነው። የእኛን ዲፓርትመንት የሚቆጣጠረው ሀላፊ አለቃዬ ነው ማለት ነው። እና ከዛ ጋራ እንደውም ብዙ ፕሮጀክቶችን እንሰራለን አብሮ ልክ እንደ ጓደኛ። በጋራ የምንሰራው ለሶስት የምንሰራው አንደኛው የኔ አለቃ ነው ማለት ነው። ስለዚህ ከአለቃዬ ጋራ አልጣላም ከአለቃየ ጋራ። ግንኙነት የተሻለ የሚሆነው አንደኛ እኔ ስራዬን በአግባቡ ነው የምሰራው። ስራ የተባልኩትን ስራ እሰራለሁ። ምናልባት ስራ የተባልኩት ስራ ደግሞ የማያስኬደኝ ከሆነ። ጥያቄ እጠይቃለሁ በምንግባባበት መንገድ እንግባባለን ማለት ነው። አሳማኝ ከሆነ እኔ አምናለሁ። ካላሳመነኝ ደግሞ ልጁን አሳምኜ በመግባባት ነው የምንሄደው። እንጂ ያው ግንኙነታችን እንዲሻክር ወይም ደግሞ ያልሆነ መጥፎ ነገር ተደራርገን መለያየት አልፈልግም። ምክንያቱም እኔ በተፈጥሮዬ ትንሽዬ ስህተት ከሠራሁኝ ጭንቀት አያስተኛኝም። እና እንደዛ ስለሆነ መጥፎ ነገር ስህተት ለመስራት አልፈልግም። ምናልባት ስህተት ከሠራሁም ቶሎ ነው ይቅር የምለው። ሰዎችም እኔ ጋር ስህተት እንዲሠሩም አልፈልግም በነጻነት ሰዎችንም አልነካም። እንደዚህ አይነት ግንኙነት ተፈጥሮ ስላለኝ ግንኙነቴ ከአለቃዬ ጋራ የተሻለ የሚባል ነው ማለት ነው።

የምትወደው ከተማ የት ነው ለሚለው ጥያቄ። በአብላጫው የምወደው ከተማ ባህርዳር ነው። ባህርዳርን ለምንድነው የምወደው? ባህርዳር የአየር ንብረቱ ትንሽ ሞቅ ከማለቱ በስተቀር ሌላው በተፈጥሮ በጣም የታደለች የተዋበች ከተማ ነች ማለት ነው። አንደኛው የመጀመሪያው ዛፎቹ ዛፎቹ በየሄድንበት ሙቀቱን የሚከልሉልን ንጹህ አየር የሚያስገኙ ዛፎች። አሉባት ሁለተኛው መንገዶቹ ጽድት ያሉ ናቸው። ሰፊ ናቸው የእግር መንገድ አያጨናንቅም በነጻነት የምንንቀሳቀስበት ከተማ ነው። ሶስተኛ ጣና ሀይቅ በጣም የተለየ የሚያደርገው ሀይቁ ጣና ሀይቅ አለ ሙቀት በሚሆንበት ጊዜ በነጻነት ጣና ዳር ላይ ከሄድን በጣም ቀዝቅዘን ንጹህ አየር አግኝተን አዕምሯችንን አድሰን። ነበር የምንመለሰው እና ሶስተኛው በጣም የሚያስደስተኝ ተመራጭ ያደረገው ባህር ዳር ሶስተኛው ነገር ይሄ ነው። አራተኛ ነገር ምግቡ ምግቡ በጣም የሚመች ነው። አሁን እኔ የምኖረው ማርቆስ ነው ማርቆስ የምርት ሀገር የሚባል ቦታ ነው። ነገር ግን ከማርቆስ የተሻለ አቅርቦትም ሆነ የምግብ ጣፋጭነትም ያለው ባህርዳር ነው። እኔ ባህርዳር በምግብ ጉዳይ በጣም የተሻለች ከተማ ነች ብዬ ነው የማስበው። ከዋጋውም አንፃር ከጥፍጥናውም አንፃር የተሻለ አቀራረብ የሚያቀርቡት ባህርዳር ነው። አራተኛው መዝናኛዎቹ መዝናኛዎቹ በየቦታው ናቸው በትንሽ ብርንም በትልቅ ብርንም በፈለግነው መዝናኛዎች አሉ። ስለዚህ ይሄ ነገር በጣም አስደሳች ነው ማለት ነው ለኔ ባህርዳርን ምርጫዬ የማደርገው። ትንሽ ቅሬታ ያለብኝ የባህርዳር ላይ የተቀላቀሉ አስቸጋሪ ሰዎች አሉ ሌቦች እነዚህ ሌቦች ያው ቀን ማታም ትንሽ ያስቸግራሉ ነጻነት ያሳጣሉ ከዚህ ውጪ። እኔ ባህርንዳር አንደኛ ተመራጭ ከተማዬ ነች ከኢትዮጵያ ውስጥ ማለት ነው። ከኢትዮጵያ ውጪ ያሉትን ከተሞች አይደለም። ሌላኛው የምወዳት ከተማ አዲስ አበባ ነች ያው አዲስ አበባ የታወቀ ነው። የአፍሪካ ሰፊዋ ከተማ የምትባል ነች። ስለዚህ አዲስ አበባ ለኔ አሪፍ ከተማ ናት። አዲስ አበባ ግማሽ ግማሽ ነው። በተለይ ወደ ዋናው ከተማ ስንሄድ ጽዳቷ አሁን አሁን እየመጣ ያለው የ ለውጡ በጣም ደስ የሚል ነው። ወጣ ካልን ደግሞ በዛው ልክ ሰው በሚመቸው በአቅሙ ልክ የሚኖርባት ከተማ ናት። የኑሮውም ስታንዳርድ አሁን አሁን ጨመረ እንጂ ከዚህ በፊት ለአራት ወር ቆይቻለሁ እና በጣም የተሻለች ቦታ ነች። የአየር ንብረቱ ትንሽ ቀዝቀዝ ይላል። ከ እንደ ባህር ዳር አይደለም እንደ የማርቆስ ባህሪ ነው ያለው ስለዚህ ከአየር ንብረቱ ጋርም መካከለኛ ስለሆነ ባህር ዳርም አዲስ አበባም ይመቸኛል። ሌላው የሚመቸኝ ንቃተ ህሊናን ይጨምራል የአዲስ አበባ ኑሮ ማለት ነው። ሁሉም ሰው እንቅስቃሴ ላይ ነው የተለያዩ ስራዎችን እናገኛለን በምንፈልገው ነገር በምንፈልገው ታለንት ስራ የማግኘት እድላችን ሰፊ ነው። ሲሯሯጡ ስናይ አስተሳሰባችን አመለካከታችን የተለያየ ማህበረሰብም ስለሚኖርበት የተለያየ ማህበረሰብ ደግሞ የተለያየ ባህል አለው አእምሮን የሚያሰፋ የተለያዩ እውቀቶችን የመጨበጥ ነገር አለና አዲስ አበባም ለኔ ምርጥ ከተማ ናት ማለት ነው። ችግሩ የአዲስ አበባ ደግሞ እንደዚሁ የሰው መብዛት። ሌባው ትንሽ የማስቸገር እና ደግሞ ትንሽ የተሻለ ስራ ከሌለ። ውጣ ውረዱ ይበዛል ልፋቱ ይበዛል እና ይሄ ይሄ ነገር ነው እኔ አሁን በጣም ቢሟላልኝ ቢስተካከልልኝ። ባህር ዳር ከዛ ቀጥሎ አዲስ አበባ ነው የምመርጠው ማለት ነው። ለኑሮ ባይሆንም እኔ ካየኋቸው ከተሞች ጅማ ከተማ ደግሞ በጣም ትመቸኛለች ጅማ የአየር ንብረቷ ምርጥ ነው። ፍራፍሬዎቹ በተለይ በደንብ የሚታወቀው ጅማ በቡና ነው። እና የቡና ዛፎች ግሪን አረንጓዴ ዛፎዎች በጣም ይበዛሉ የቡና ጫካ። ሌላው ደግሞ አቮካዶና ማንጎ በጣም የበዛበት በተለይ ወቅታዊ ነው እንጂ። ሰኔ ከሰኔና ሀምሌ እጅግ በጣም የሚገራርም ፍራፍሬ የምናገኝበት በርካሽ ዋጋ። የአየር ንብረቱ ተስማሚ ማህበረሰቡ በጣም ንጹህ ዘረኛ ያልሆነ ማህበረሰብ። ትሁት ማህበረሰብ ነው ያለበት አልፎ አልፎ እዛ ጋር ትንሽ ደግሞ አሁንም እንዳልኩት። የሚያስቸግሩ ሎካል የሚባሉ እኛ በስም ሎካል ነው የምንላቸው እና አስቸጋሪ ወጣቶች አሉ። ከነዛ ውጭ አሁንም ጅማንም በጣም የምወደው ሀገር ነው ማለት ነው